በመስኮት ጎን መቀመጥ ትወዳለህ? እ አዎ እወዳለሁኝ እ በተለይም እ ክላስ ውስጥ ስንማር እ መስኮት አጠገብ መሆን ይመቸኛል። ያው ንፋስ ስለሚመቸኝ ብዙ ጊዜ ሙቀት አልወድም። እና ንፋሱን ለማግኘት በመስኮት ጎን እ ተቀምጬ እ መስኮትን ከፍቼ ብቀመጥ እመርጣለሁኝ እና እወዳለሁኝ። እንዲሁ መኪና ላይ እ የተለያዩ ቦታዎችን ስሄድም እንዲሁ ሞስኮት ያለበትን ቦታ እየፈለኩ ነው የምቀመጠው። ምክንያቱም ለንፋሱም ለንፋሱ ብቻ ሳይሆን እ የተለያዩ ቦታዎችን እ ማየት እ ስለምፈልግና የተለያዩ ቦታዎችንም እ የተለያዩ የባህል ሰዎችንም እያየሁኝ ስለሚያዝናናኝ። በመስኮት ጎን ተቀምጬ እ አሪፍ ንፋስ እያገኘሁኝ እ መሄድ እ እወዳለሁኝ። እና በመስኮት ጎን መቀመጥ በጣም ነው የምወደው። እ ያው በሁሉም ቦታዎችን በመስኮት ላይ መሆን ያምረኛል።

ያው የምትወደው ሽታ ምንድነው? ያ የምወደው ሽታ ኢሲዋን የሚል ሽታ አለ ያንን በጣም ነው የምወደው ብዙ ጊዜ እጠቀመዋለሁ። እንዲሁ ባለቤቴ ሽቶዎችን መሸጫ ሱቅ ስላላት እዛ ሄጄ ነው የምገዛት። እና በጣም ኢሲዋን የሚለውን ሽታ በጣም ነው የምወደው ሁሌም እጠቀመዋለሁ።

በቡድን መስራት ትወዳለህ አዎ በጣም ነው የምወደው ብቻም ሳይሆን በጣም ነው የማምነው የቡድን ስራዎችን ላንተ ለብቻህን የሚያቅተህን ከብዙ ጓደኞችህ ጋር ስትሆን በቀላሉ ታደርገዋለህ። እና ያው ምን የሚባል አባባል አለ በእኛ ሀገር? የአንድ ብርቱ ሁለት መድሃኒቱ የሚባል አባባል አለና በዚህ አባባልም አምናለሁኝ ማለት ነው። እና በተለይም ካንተ ጋር ከሚመሳሰሉ ሰዎች እና በጣም አቅም ካላቸው ሰዎች እንዲህ ከእኔ በላይ ከሆኑ ሰዎች ጋር በጣም መስራት ይመችኛል። ከእነሱ ከብዙ እማራለሁኝ ብዬ ስለማስብና የተለያየ የተሻለ ነገሮችን እንዲኖረኝ ስለምፈልግ ማለት ነው። እና በዚህ መልኩ በቡድን መስራት በጣም ነው የምወደው በጣም ነው የማምነው

በስልክ ገንዘብ ትልካለህ? አዎ በጣም ነው ምልከው በየቀኑ ማለት ይቻላል። በስልኬ ነው ገንዘብ የምልከው ምክንያቱም በየቀኑ ብዙ የምልካቸው ስራዎች ስላሉኝ። እና ወደ ባንክ ቤት መሄድ ብዙ ሰአቴን ስለሚፈጅብኝ እና እዛ ሄጄ ወረፋን የተለያዩ ነገሮችን መጠበቅ ስለማልችል። ያን ወደ ብር መቀየር ስላለብኝ በስልኬ ብዙ ገንዘቦችን እልካለሁኝ በየቀኑ ማለት ነው። እና በጣም ነው ምልከው በጣም ነው ምጠቀምበት።

ስራህ አድካሚ ነው። አዎ። አንዳንዴ በጣም ያደክማል። ምክንያቱም ብዙ ጊዜ አሁን እየዞርክ ስለሚሰራ በጣም ያደክማል። ዙሮቱ በጣም ያደክማል። በተለይም ስፖርት ሰርተህ ትንሽ ለመዞር በጣም ያደክማል። እና ስራዬ በጣም አድካሚ ነው ማለት ይቻላል።

በገበያ ወጋ መደራደር ትችላለህ? ያው አልችልም ማለት ይቻላል እንዲሁ ዛሬ ለበአል ዋዜማ ስለሆነ ወደ ገበያ ወተን ነበር። እና ብዙ ጊዜ መከራከር አልችልም። እና ሰውን ስለማምን ነው መሰለኝ የነገሩኝ ዋጋ ትክክለኛ ነው ብዬ ስለማምን ብዙም መደራደር አልችልም።

ቅጽል ስም ቅጽል ስም አለህ? አዎ አለኝ። ያው ጓደኞቼ ነው ያወጡልኝ ያው ቅጽል ስሜ ሻጊ ነው ሚሉኝ። እንዲሁ ያው ትርጉሙ ሁላ ምን ማለት እንደሆነ አልነገሩኝም እና። ያው አሁን አሁን ያው ከስሜ በላይ በቅጽል ስሜ ነው ምጠራው። ብዙ ሰዎችም በዛ ነው ሚጠሩኝ በዛ ነው ምታወቀው። ያ ቅጽል ስሜ ሻጊ ነው ሚሉኝ

አስታየት መቀበል ትወዳለህ በጣም ነው የምወደው አስተያየት መቀበል፤ ምክንያቱም ነገ የተሻለን ቦታን መድረስ ስለምፈልግ። ያንን ደግሞ ያው አንዱ ወደ ትልቅ ደረጃ ከሚያደርሱኝ ነገሮች እኔ ችግሬን ማየት የማልችለውን ቦታ ላይ ሌሎች ሰዎች ሊያዩሉን ይችላሉ። ስለዚህ ከተለያዩ ሰዎችን አስፈላጊ የሆኑ ብዬ ማምናቸው እና የተለያዩ አስታዬቶችን ተቀቢዬ ከዛ ያንን አስታዬቶችን በራሴ ገመግማለሁ ማለት ነው። እና ከጓደኞቼም ከቅርብ ዘመዶችም ከተለያዩ ሰዎችንም በተለያየ አጋጣሚ ማገኛቸው ሰዎችም በተለይም ደግሞ ያው በዛ ዘርፍ ያሉ ሰዎችንም ሞር አስታየት እቀበላለሁኝ ማለት ነው፤ እና ያው ምን የሚባል አባባል አለ። ጓደኛህ መስታወት የሚባል አባባል አለና ያው ያንተን ገጽታ ነው ጓደኛህ ማለት ነውና ያንን እነሱን አስታየት እቀበላለሁኝ በጣም

የድምጽ መልእክት ትልካለህ? አዎ በጣም እልካለሁኝ የድምጽ መልእክት በቴሌግራም በኢሞ እልካለሁኝ እና ያው ድምፄን በዛው ስሰማው በጣም ነው ደስ የሚለኝ ሰዎች በጣም አሪፍ ድምጽ አለህ። ይሉኛል እና ያው በዛ ድምፄን ስሰማው በጣም ደስ ይለኛል። እና ብዙ ጊዜ እልካለሁኝ በቴሌግራም በኢሞ የተለያዩ ድምፆችን ያው ረጀም ረጀም ያሉ መልእክቶችን ካሉኝ። ያው መሴጅን ከመጻፍ በድምጽን ቶሎ ብዙ መልእክቶችን ማስተላለፍ ስለምችል የድምጽ መልእክቶችንም በጣም ነው ምጠቀመው።

ጮህ ብዙ አልወድም። ያው ብዙም ብቻ ሳይሆን በጭራሽ አልወድም። እና ያው ብዙ ጊዜ ከቤተሰቦቼ ጋር የምጣለውም በዚህ ምክንያት ነው። አንዳንዴ ጨው ጨመር አድርገው ሲሰሩ። እኔ ጭራሽ አልበላላቸውም እና ያው በዛ ምክንያት እንጣላለን። እና ጨው በጭራሽ አልወድም። ለጤናም ይጠቅመኛል ብዬ ስለማላምን ጨው ብዙም አልጠቀም አልወድምም።

ጠዋት በስራ ምን ታደርጋለህ? ያው ጠዋት ወደ ስራዬ እንደገባሁ ቤቴን አጸዳዳለሁ። መጀመሪያ ያሉን ለመስራት የሚያስፈልጉኝ እቃዎችንም በዙሪያዬ አቀርባለሁ። እንዲሁ አየር ፍሬሽ ቤቴን አደርጋለሁኝ። እና አሪፍ አየር እንዲኖረው ቬንትሌተርም ትንሽ ከፈት አደርጋለሁ።

የትንኝ መረብ ትጠቀማለህ? አዎ በጣም ነው ምጠቀመው። ምክንያቱም ትንኞችን ያው በጣም ስለሚረብሹኝ እንቅልፍን ያው ለምክንያት በጣም ስለሚያስቸግሩኝ። የትንቢኝ መረብ በጣም ነው ምጠቀመው። ሁሌ በጣም እጠቀማለሁኝ ሳልጠቀም ሁላ ለመተኛት በጣም ነው የሚያስቸግረኝ። እና ያው ያው እነሱ ያው ሲለብሹኝ መስማት ስለማልፈልግ። እንቅልፌም እረፍት መውሰድ ያለብኝ ሰዓት በአግባቡ ለመውሰድ። እነሱም መጥቶ እንዳይረብሽኝ ጆሮዬን ላይ የመጡ እየበሉም እንዳይረብሽኝ። የትንኝ መረብ እጠቀማለሁ።